ስለ ልጅነቴ መኖሪያ ቤት ንገረኝ ብለህ ለጠየቅከኝ ጥያቄ ያው በልጅነቴ የምኖረው የመኖሪያ ቤቴ ከቤተሰቦቼ ጋር ነበረ የምኖረው ቤትም ቤት ቁርቁሮ ቤት ነበረ። በዚያን ጊዜ የልጅነት የዚያን ጊዜ ብዙ የማላስታውሳቸው ነገሮች ቢኖሩም በዚያን ጊዜ ግን ከማስታወሳቸው ነገሮች በጣም ደስ የሚሉና የሚያስቁ በጣም የሚያዝናኑ ጨዋታዎችን እንጫወት ነበረ። ከቤት ውጭም ከቤት ውስጥ በቤት ውስጥም በጣም ብዙ የሚያዝናኑ ስራዎችን እንሰራ ነበር።

ስንት ትራስ እጠቀማለሁ ብለህ ለጠየከኝ ጥያቄ እኔ የምጠቀመው አንዲት ትራስ ነው። ትራሱን የምጠቀምበት ምክንያት ያው ስተኛ ስለሚዘቀዝቀኝና ምቹ ስለማይሰማኝ ነው። ግን ትራስ ስተራስ በጣም ምቾት ይሰማኛል። እናም ትራስ በምጠቀምበት ጊዜ በጣም የሆነ ቀጥ ስለምል ሌስት ይሰማኛል። ከዛ ላይ ሙሉ ጊዜ ስተኛ ተኝቼ ሳነብ ተኝቼ አንዳንድ ፊልሞችን ሳይ እንደዛ ነገሮችን እትንስል ትራስት

ምን የቤት እቃዎችን ትጠቀማለህ ብለህ ለጠየከኝ ጥያቄ በጣም ብዙ የምጠቀማቸው እቃዎች ነበሩኝ። ግን አሁን ላይ ያለሁበት ሁኔታ ብዙ የቤት እቃዎችን የምጠቀምበት ጊዜ ላይ ስላላደለሁኝ። ግን ከምትጠቀማቸው አንዳንድ ምጠቀማቸው የቤት እቃዎች አሉ። እነሱም ሳህን የምሳ መውሰጃ እቃ ሳህኖችን የበሶ መበጥበጫዎችን። አንዳንድ ሹካዎችን ማንኪያዎችን እንዲሁም በጣም የመሳሰሉትን ነገሮችን እጠቀማለው።

የቤትህ ጣሪያ ከምንድነው የተሰራው ብለህ ለጠየከኝ ጥያቄ? ያው የቤቴ ጣሪያ የተሰራው ከቆርቆሮ ነው። የቤት ጣሪያ ከቆርቆሮ ሲሰራ ከብርድ ከዝናብ እንዲሁም ከፀሀይ ለመከላከል በጣም አሪፍ። የጣሪያ መስሪያ ነው ተብሎ ስለሚታመን የቤታችን ጣሪያ የተሰራው ከቆርቆሮ ነው። እኔ እንደማስበው ከሆነ አብዛኛው ሰው ከቆርቆሮ የተሰራ ጣሪያ ይጠቀማል ብዬ አስባለሁ።